ጠዋት ምን ትበላለህ ጠዋት የምበለው ፋስት ፉድ እንግዲህ ጠዋት እንቁላል ሊሆነ ይችላል እንዲሁም ስጋ የተገኘውም ቤት ያፈራውን ይሄን ነው። የምመገበው። አንዳንዴ እንጀራ በሽሮ ወጥ እመገባለሁ። እነዚህን ነው የምበላው

የትኛውን ወቅት ትወድለህ? የምወደው ወቅት ከክረምት ቀጥሎ የሚመጣው ጸደይ ወቅት ነው። ይሄ መስከረም፣ ጥቅምት፣ ህዳር፣ እንዲሁም ታህሳስ፣ ጥር በጣም ከሚመቹኝ ምክንያት እ ጭቃ የሚደርቅበት፣ እንዲሁም አበቦች የሚፈንድቁበት ወቅት ስለሆነ ከዛም ቀጥሎ እልም የሚደርስበት ወቅት ነው፣ ይመቸኛል።

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታ በጣም አልወድም። ግን ቀዝቃዝ ያለ በጣም ያልሞቀ እወዳለሁ ብል ቀዝቃዛ በጣም። ብርድ በሽታ ስላለብኝ ቀዝቃዛ አልወድም። ቀዝቃዛ በጣም የአየር ሁኔታ ካለ እኔ ስለሚያመኝ ብዙ አይስማማኝም

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? አዎ ከስራ ባልደረቦች ጋር ተስማምተን ተፈቃቅረን እንደውም ስለ ስራ ተመካክረን ነው የምንውለው። የምን አመሽው የምንሰራው ቀኑን ሙሉ ስለዚህ ከስራ ባልደረቦቼ ጋር ጥሩ ግንኙነት ነው። ያለኝ ማለት እችላለሁ።

የትንኝ መረብ ትጠቀማለህ? አዎ የትንኝ መረብ እጠቀማለሁ። በሀገራችን አጎበር የተባለ ይሸጣል። የትንኝ መረብ እጠቀማለሁ ትንኝ። ለበሽታ ሊዳርጉ ስለሚችሉ በሀገራችን ለምሳሌ ወባ የምትባሏት ትንኝ በጣም ሰው ስለምታጠቃ እጠቀማለሁ

ጾም ትጾማለህ አዎ ጾም አጾመአለው ከእምነቴም አንፃር እኔ የኦርቶዶክስ እምነት ተከታይም ስለሆንኩ ጾም እጾም አለህ ጾም በሰፊው በብዛት ነው የምጾመው። ጾምን አብስተን እጾምአለው ጾም እንደተገቢው ከስድስ ሰዓት እስከ ሰባት ሰዓት ባለው ሰዓት እቆያለሁ እጾማለሁ

ነገሮችን በስርዓት ታስቀምጣለህ። አዎ ነገሮችን ነገሮችን እቃዎችን ለማለት ይመስለኛል በስርዓት ነው የማስቀምጠው ተጠንቅቄ ባስፈላጊው ቦታ ነገሮችን አስቀምጣለሁ። በጥንቃቄ ነው የሚቀመጡት እቃዎቼ እንዳይበላሹ እንዳይጎዱ በጥንቃቄ ነው።

መተግበሪያዎችን ታወርዳለህ አዎ መተግበሪያዎችን በስፋት ነው የማወርደው። ብዙ ጊዜ መተግበሪያዎችን እጠቀማለሁ የተለያዩ መተግበሪያዎች አወርዳለሁ ከፕለይ ስቶርም ከተለያየ ነገር። ስለዚህ አወርዳለሁ እጠቀማለሁ። እንዳስፈላጊነቱ የምጠቀምበት ከሆነ እጠቀማለሁ። አይቼ ብዙ አይነት ስካምም ስላሉ ግን እውነታዎችን ሪል ሪል የሆኑትን እጠቀማለው

ከደበኞች ጋር ትሰራለህ? አዎ እሰራለሁ። ምክንያቱም አብሬ ትስስሩን ለማጠናከር በደንብ ለመስራት። ከእነሱ ጋር በደንብም ለማወቅ ለወደፊትም ደንበኝነት እንዳይለይኝ። በደንብ አብሬ የመስራት ነገር አለ። ስለዚህ በደንብ ነው አብሬ እሰራለሁ። አዎ በትክክልም አብሬ ነው የምሰራው

"ትታመም ከስራ ትቆያለህ?" ብታመም ስራ ላልቆይ እችላለሁ ወደ ቤቴ ልሄድ እችላለሁ። ምክንያቱም ወደ ህክምና ቦታ ወይም ልሄድ እችላለሁ ኦቨር ቀለል ያለም ምናምን ከሆነ ስራ እቆያለሁ ግን ከበድ ያለም ምናምን ከሆነ ወደ ቤቴ ነው የምገባው። ምክንያቱም

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? አው ከጎረቤቶቼ ጋር ጥሩ የመስማማት የአንድነት እንዲሁም ተግባብቶ በዓልን የተለያየ ትን የአብሮ የመኖር ፀባይ አለኝ። በተለያየ ጉዳይ አብሮ የመኖር ነገር አለ።

ትንኞች በአካባቢው አሉ አዎ ብዙ አይነት ትንኞች አሉ። የወባ የመጀመሪያዋ ወባ የምትባለው ወይም ሞስኪቶ የምትባለው። ወባ በስፋት ትገኛለች። እንዲሁም ቢምቢ የምትባል ትንኝ። በጣም የምታስቸግር ድምጿም የሚረብሽ። እንዲሁም ንክሻዋአም። የምትናከስ እንዲሁም ታሳብጣለች።

የጨረቃ ብርሃን ትወዳለህ? አዎ በጣም ነው የምወደው። የጨረቃ ብርሃን ማታ ላይ በምትኖርበት ጊዜ በጣም ታስደስታለች ብዙ ነገር ታደርጋለች። እንዲሁም ለጉዞ ለስራ በጣም ምቹ ስለሆነች የጨረቃ ብርሃን በጣም ከሚመቸኝ እና ና ከሚያስደስተኝ። አንዱ ጨረቃ ብርሃን ነች።

ዋይፍይ ኤ ትጠቀማለህ? አሃ፣ ዋይፋይ በህዝብ እ በምጠቀምበት የካፌ ዋይፋይ እጠቀማለሁ። ምክንያቱም ቤቴ ላይ የ የለኝም። ዋይፋይ፣ የግል ዋይፋይ የምጠቀመው ዳታ ስለሆነ፣ ዋይፋይ በካፌዎች ሆቴል ነው የምጠቀመው፣ ስለዚህ እጠቀማለሁ።

ሳንቲም ትቆጥባለህ? ሳንቲም እቆጥባለሁ ባገኘሁት አጋጣሚ ሳንቲሞችን እቆጥባለሁ አሁን ግን ባለው አቋርጨዋለሁ ግን ብዙ የምቆጥብበት አጋጣሚ ነበረ ሳንቲሞችን እየቆጠብኩ ብዙ ብር ማድረስ ችየ ነበር

ከቤትህ ስራህ ምን ያህል ይርቃል የስራ ቦታ ቢያንስ የ በእግር የሁለት ሰዓት መንገድ የሚያስኬድ ያክል ይርቃል? ወደ ሰባት ነጥብ አምስት ኪሎ ሜትር አካባቢ ይርቃል። ይህን ያህል ሩቅ ነው ምክንያቱም ስራ ቦታየ በግር ደሞ ትራስፖርት ስለማይሳለጥ በግር ነው የምሄደው

የምሳ እረፍቶ ምን ያህል ጊዜ ነው? የምሳ እረፍቴ ከአንድ ሰዓት ተኩል እስከ ሁለት ሰዓት ሊሆን ይችላል። ምክንያቱም ሩቅ ከመሆኑም አንፃር ብዙ ጊዜ የመቆየት ነገር አለ እረፍት ላይ። ጠዋት አንድ ሰዓት ብጀምር ስራዬን ስድስት ሰዓት ባቆም እስከ ስምንት ሰዓት እረፍት ሊሆን ይችላል። ስለዚህ ሁለት ሰዓት እረፍት አለኝ ማለት ነው

አካባቢ ድልድይ አለ። ኤ በአካባቢያችን፣ በርቀትም ቢሆን፣ ድልድይ አለ። ብዙን የእንጨት ድልድይ እስክሆን ያለው እንጨት ከባህርዛፍ እንጨት የተሰራ ድልድይ፣ አንድ ወይ ሁለት ባህርዛፍ እንጨት፣ ረጃጅም እንጨት በተደረገ ላይ ነው። እንግዲህ፣ ድልድይ የምንሸጋገርበት እና እንደውም፣ መኪና የሚሻገርበት የአስፋልት መንገድ አለ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ቢያንስ በሳምንት አንድ ቀን ወደ ገበያ። እሄዳለሁ ምክንያቱም የተለያየ ነገር ለመግዛት የግድ ገበያ መሄድ ስላለብኝ። አንድ ከሳምንት አንድ ቀን እሄዳለሁ እንዲሁም በየቀኑ አልሄድም። ምክንያቱም ነጋዴ አይደለሁም።

የስራ ምግባር ታከብራለህ? የስራ የስራ ምግባርን አከብራለሁ ህግና ደንብ አውቃለሁ አልጥስም። ስራ ምግባር ግዴታም ስለሆነ አከብራለሁ። ስለ ስራም በደንብ በፍጹም መስራት ትፈልጋለህ? በሙሉ ጉልበቴ መትራት ስለምፈልግ አከብራለሁ

ምን የቤት እቃዎች ትጠቀማለህ? የቤት እቃዎች ብዙ እቃዎች ነው ምጠቀመው። የቤት እቃ ለምግብ መስሪያ ሚያውሉ እንደ ሳሃን ድስት ማንቆርቆሪያ ማንካዎች እንዲሁም የከሰል ማንደጃ ፌርሜሎ አወ እንዲሁም እንዲሁም ብዙ እውቃዎች አሉ

ቅጽል ስም አለህ? አዎ ቅጽል ስም አለኝ። ምክንያቱም ብዙ ቅድመ አያቶቼ ወይም እናትና አባቶቼ ያወጡልኝ ቅጸል ስም አለ በምክንያት እንዳወጡልኝ ይነግሩኛል። እኔ ግን እስካሁን ምን እንደሆነ ትርጓሜው በደንብ አላውቀው አለኝ

ጊዜህን በደንብ ታስተዳድራለህ? አዎ ጊዜዬን በደንብ በአግባቡ ነው የምጠቀመው። ጊዜን በደንብ አስተካክዬ ነው እየተጠቀምኩ ያለሁት። የስራ ሰአቴን በደንብ እሰራለሁ የእረፍት ሰዓት ካለም የእረፍት ሰአቴን እጠቀማለሁ።

የወተት ተዋጽኦ እወዳለሁ የወተት ተዋጽኦ እወዳለሁ። ወተት ደስ የሚል ለፊት ከለር እንዲሁም ሀይልም ሰጪ ስለሆነ ገንቢም ነው። ለምሳሌ ወተት። እና የወተት ተዋጽዖ እወዳለው በደንብ ደስ የሚል ለፊት ከለርም እንደውም ህልም ስለሆነ ገንቢም ነው። ስለዚህ ወተት የውስጥ ተዋጽኦ እወዳለሁ በደንብ

በፍም ማብሰል ታውቃለህ? አወ በፍም በከሰል በከሰል ማብሰል አውቃለሁ በስፍትም በከሰል ነው የምሰራው ስለዚህ በፍህም ማብሰል እችልበታለሁ ምግብም የተለያየ ነገሮችን የምሰራው በፍህም ነው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር በተያየ ነገር ይገጥመኛል ግን የቴክኖሎጂ ችግር ሲያጋጥመኝ በቻልኩ አቅም እኔ በምችለው ለመፍታት እሞክራለሁ። አለበለዚያ ከእኔ የተሻለ እውቀት ወዳላችሁ ሰዎች ይዤ በመሄድ ለማስተካከል እሞክራለሁ። እንደዛ ነው የምቀጥለው

በመስመር ላይ ትማራለህ? አዎ በመስመር ላይ እማራለሁ። ለምሳሌ ኮዲንግ የሚል ስልጠና መጥተው ነበር ሶ። በመስመር ላይ እየተማርኩት አንድ የመስመር ላይ ትምህርት ነው። የሌሎችን እንደ የተለያዩ አፕ ወርክ ትምህርቶችን በመስመር ላይ ነው የምማረው።

በእጅ መጨባበጥ ትወዳለህ? አዎ በሀገራችን በእጃችን ነው የምንጨባበጠው ሰላም ስንባባል ሰላምታ ማለት ራሱ በእጅ ነው። ስለዚህ በእጅ መጨባበጥ። እወዳለሁ ሰውን መጀመርያ ሳገኝ በእጄ ነው የምጨብጠው እጅ ለእጅ ነው የምንጨባበጥው።

በአደባባይ መናገር ትችላለህ? አዎ ብዙ ጊዜ በመድረክ እናገራለሁ አውርቼ አቃለሁ ስለዚህ በአደባባይ የመናገር ችሎታም አለ። ተናግሬ አቃለሁ በአደባባይ አወራለሁ እናገራለሁ አስተምራለሁ እመክራለሁ። እና ባደባባይ መናገር ችሎታ አለኝ